ጨው ብዙም አልወድም ምክንያቱም እ ውሃ የማስጠማት ነገርና ሲበዛ ደግሞ የመመረር ባህሪ አለው። ስለዚህ በዛ ምክንያት ጨው አልወድም። ሲቀጥል ደግሞ ለበሽታ ተጋላጭ እንድኖን ያናደርገናል ለደም ግፊት ለስኳር እንድንገረጥ ያደርገናል። በዛ ምክንያት አልወድም።

በእጅ መሸመን አውቃለሁ። ያ ማለት ሸማኔዎች የጥበብ ስራቸውን በእጃቸው ነው የሚሰሩት ለእኛ ሀገር ውስጥ የሚለበሱ። የባህል ልብሶች የሀበሻ ቀሚስ ጥበብ ጋቢ ነጥላ የመሳሰሉት በእጅ የሚሸመኑ የጥበብ ውጤቶች ናቸው። ስለዚህ አውቃለሁ።

የምወደው ፍራፍሬ እ አፕል ነው ምክንያቱም ስበለው በጣም ይጠፍጠኛል ስለዚህ እ አፕልን ከሌሎች ፍራፍሬ አይነቶች አስብልጬ በጣም የምወደው የፍራፍሬ አይነት ነው። ስለዚህ በመቀጠል ብርቱካን እና ሙዝ እነሱንም እወዳለሁ እነሱን ከፍራፍሬ መካከል የሚመድቡ ስለሆነ።

አዎ ጥፍሬን እቆርጣለሁ። ምክንያቱም የግል ንጽህናን ለመጠበቅ ስል በየሳምንቱ ጥፍሬን እቆርጣለሁ። እሱ የለመደብኝ ደግሞ ትምህርት ቤት እያለሁ አስተማሪዎቻችን ስላስተማሩን ነው። ጥፍሬን አዎ እቆርጣለሁ። ምክንያቱም ለንጽህና ሲባል መደረግ ያለበት ነገር ነው።

እኔ እ ከሁለት በላይ ቋንቋ የመናገር ችሎታ አለኝ። የመጀመሪያው አማርኛ ሲሆን ሁለተኛው እንግሊሽ ነው። እ አማርኛ ያደኩበት የእናት ቋንቋዬ ሲሆን እንግሊዘኛ ደግሞ ትምህርት የተማርንበት ስለሆነ ሁለቱንም ቋንቋ ለስራ በመጠቀም ላይ እገኛለሁ። ስለዚህ ሁለት ቋንቋ መናገር እችላለሁ

በስራ ምክንያት በቁጥር እንኳን አላውቀውም ግን በጣም ብዙ የሚባሉ ጥሪዎችን አድርገው ምክንያቱም ስራችን ስልክ ማውራት ስላለው ቢያንስ ከመቶ ያላነሱ ስልኮችን ጥሪ አደርጋለሁ እሱም የንግግር ችሎታየ እንዲጨምር አድርጎኛል ስለዚህ በጣም ጠቃሚ ነው ብዬ አስባለሁ።

አዲስ አመትን እንዴት ነው የማከብረው በተለየ ሁኔታ ከቤተሰቦቼ ጋር በመሰብሰብ እና ከጓደኞቼ ጋር ጥሩ ታይም በማሳለፍ። አዲስ አመትን አከብራለሁ አዲስ አመት አዲስ ነገር የሚሰነቅበት አዲስ ተስፋ የሚያዝበት በመሆኑ። በተለየ መንገድ ነው የማከብረው። ስለዚህ ሁሌም ከሚናፍቁኝ በዓላት አንዱ አዲስ አመት ነው

አዎ ሳንደል እለብሳለሁ ምክንያቱም ቤት በምንሆንበት ጊዜ ወይም ሙቀት አካባቢ በምንሆንበት ጊዜ ለምሳሌ እንደ ድሬዳዋ ሀረር ባሉ ከተሞች ዳስ በጣም በብዛት ይለበሳል። ምክንያቱም ከፍተኛ የሆነ ሙቀት ስላለ ያንን ሙቀት ለመከላከል። ዳስ እለብሳለሁ ለብሼም አውቃለሁ ወደፊትም እለብሳለሁ። ሁሉም የኢትዮጵያ ህዝብ ዳስ ይለብሳል።

አወ እድለኛ ነገር አለኝ ምክንያቱም ብዙ ነገሮችን የምናገኝበት ደስታ ሁኖ እደለኛ ነገር አለኝ ብየ አስባለሁ። ስለዚህ የሚሆነውን ማየት ነው። እድል ሁሉም ሰው አለው። የአጠቃቀም ሁኔታ ነው ችግሩ። ስለዚህ እኔ እድለኛ ነገር አለኝ ብዬ ነው። የማስበው ለዚህ ጥያቄ ያለኝ መልስ ይሄ ነው።

አዎ የስልክ ካሜራ እጠቀማለሁ የስልክ ካሜራ በመጠቀም የተለያዩ ፎቶዎችን የተለያዩ ዶክመንቶችን የማስቀረት ዝንባሌው ልምዱ አለ ስለዚህ በሱ ምክንያት የስልክ ካሜራዎችን እጠቀማለሁኝ። ምክንያቱም በፎቶዎች ነው ብዙ ነገሮችን ማስታወስ የምንችለው። ወይም የተለያዩ ፋይሎችን መረጃዎችን የምንይዘው በሱ ስለሆነ።

ጫጫታ ታገኝበት ትችላለህ ለሚሉት ጥያቄ ጫጫታ ማለት ድምጽ የበዛበት ውካታ የበዛበት ነው። ታገኝበት ማለት ግን እኔ የምጠቀመው ነገር የለም። ስለዚህ ጥያቄውን ለመረዳት በጣም አስቸግሮኛል። ጫጫታ ታገኝበት ዘንድ የሚባል አማርኛ የለም። ስለዚህ ጥያቄውን ስላልተረዳሁት በዚህ መልኩ መልሼዋለሁው

ደሞዝ የማገኘው ልክ እንደ ቀኑ ይወሰናል ምክንያቱም የሚገባበት ቀን ፊክስድ አይደለም። ያ ማለት ከሃያ አምስት እስከ ሰላሳ ባሉ ቀናት ደሞዝ ይገባል የአብዛኛው የደሞዝ ስራ እንደዛ ነው ሚገባው። እንደ ፍሪላንሰር ሲሆን ደግሞ የራሱ ስኬጁል አለው። ወይም ስራው በተጠናቀቀበት ጊዜ ክፍያ ሊከፈል ይችላል። ስለዚህ ይሄን ይመስላል

አዎ በእጅ መጽሐፍ እወዳለሁ ምክንያቱም አብዛኛውን የትምህርት ጊዜ ያሳለፍነው በእጃችን እየጻፍን ነበረ። እ ካደግን በኋላ ነው እ በኮምፒውተር መጽሐፍ ወይም በአንዳንድ በስልኮች የመጽሐፍ እድሉን ያገኘነው። ስለዚህ በእጅ መጻፍ አዎ አወዳለሁ በጣም ጥሩ ነገር ነው ብዬም አስባለሁ። በእጅ መጻፍ

የምወደው አትክልት ሰላጣ እና ጎመን ነው ምክንያቱም ሁለቱ አትክልቶች በስለውና ተሰርተው ሳያቸው ወይም ሳገኛቸው ከምግብ ጋር በጣም ጣፋጭ ስለሆኑ እነሱን እወዳለሁ። ስለዚህ ሰለጠና ጎመን የኔ የምወዳቸው የአትክልት አይነቶች ናቸው። ዘርፈ ብዙ ጥቅም አላቸው።

የተለያዩ መሳሪያዎችን የመጠቀም ልምድ የመጠቀም ዝንባሌ አለኝ ምክንያቱም እንደ ስራወች ይለያያል ለምሳሌ ለመጻፍ ወይም ለመሳል ከፈለኩኝ እስክብርቶና እርሳስ ምጠቀመው። ኢንተርኔትን ምጠቀም ከሆነ ኮምፒተር እና ስልክ ነው ምጠቀመው ስለዚህ የተለያዩ መሳርያወቺን የመጠቀም ልምድ አለኚ።

እኔ የምወደው ባህላዊ ምግብ እ ክትፎ እና ዶሮ ወጥ አልፎ አልፎ ጥሬ ስጋም ጭምር ምክንያቱም የተለያዩ እ ባህላዊ ምግቦች አሉ ከእነሱ መካከል አሁን የዘረዘርኳቸው በጣም ቀዳሚዎች ናቸው ስለዚህ የኔ የመጨረሻ ምርጫዬ ጥሬ ስጋ ነው የምወደው ምግብ እሱ ነው ማለት ነው።

ቅጽል ስም ምንም የለኝም ግን በቅጽል ስም የሚጠሩ በጣም ብዙዎችን አውቃለሁ። እና ደግሞ በዛ ምክንያት አንዳንድ ሰዎች የማፈር በቅጽል ስማቸው የማፈር ምክንያቱም ስሞች የሚወጡት በተለያየ ምክንያት ነው። አንደኛ ሰዎች ከሚያደርጓቸው ድርጊቶች በመነሳት ሁለተኛ ደግሞ ካላቸው ችሎታ ስኪል አንፃር ነው። የአንዳንዶች ኩራት ሊሆናቸው ይችላል ምክንያቱም በሰሩት ስራ በሰሩት ጀብድ ባደረጉት ነገር ነው ያ ቅጽል ስም የሚሰጣቸው። ለአንዳንዶች ደግሞ ሆን ተብሎ ለማሸማቀቅ ታስቦ የሚደረግ ነገር ስለሆነ መጥፎ ነገርም አለው ጥሩ ነገርም አለው። ስለዚህ እኔ ግን በአጋጣሚ ሆነና ምንም አይነት ቅጽል ስም የለኝም። ሶ ቅጽል ስም የሚለውን ከነትርጉም እንኳን ስናየው። ትክክለኛ ስም አለን በዛ ላይ ተቀጽላ ወይም እንደ ተጨማሪ ስም የወጣልን ነገር ምን ይባላል? ቅጽል ስም ይባላል። ቅጽል ስም የሚወጣበት ምክንያት በምናደርጋቸው ነገሮች ወይ የምንፈራው ነገር የምንደፍረው ነገር ካለ በዛ ላይ ተመስርቶ የመውጣት ነገር አለ። ስለዚህ እኔ ቅጽል ስም የለኝም

አዎ ይቅርታ መጠየቅ በጣም ቀላል ነው። ለኔ ማለት ነው ለአንዳንድ ሰዎች ደግሞ በጣም ከባድ ነገር ነው። ምክንያቱም እነሱ ምን አይነት ሰዎች ናቸው ብለን በምናይበት ጊዜ ክብራቸውን ከይቅርታ ጋ የሚያገናኙ ራሳቸውን በይቅርታው ልክ ሚገምቱ አይነት ሰዎች ሲሆኑ ይቅርታው ከባድ ሊሆን ይችላል። ግን ራሳቸውን የገዙ ይቅርታ ማለት መሸነፍ ሳይሆን ነገሮችን ለማብረር እና ነገሮችን ወደተሻለ መንገድ ለመውሰድ የሚጥር ሰው ምልክት መሆኑን ለተረዳ ሰው ይቅርታ መጠየቅ በጣም በጣም ቀላል ነገር ነው። ስለዚህ የኔ እሳቤ ምንድነው? ካልን ይቅርታ መጠየቅ በጣም ቀላል እና ተራ ነገር ነው ብዬ አምናለሁ። የኔ ሀሳብ ይሄ ነው።

አዎ በሰአት የምደርስ ሰው ነኝ ምክንያቱም ቀጠሮ ማክበር እና ሰአቴን በአግባቡ የሚጠቀማቸው ስለሆንኩኝ የሚጠቀም ሰው ስለሆንኩኝ። በሰአት የምደርስ ሰው ነኝ። ግን በአብዛኛው የኛን ሀገር ሰዎች በምናቸው ጊዜ ሰአታቸውን በአግባቡ አይጠቀሙ በዛ ምክንያት ቀጠሮ ቦታ ላይ አርፋጆች ናቸው። እኔ ግን እንደዛ አይደለሁም

የምሰማው የተለያዩ ድምፆችን እሰማለሁ እሱ ድምጽ ቋሚ አይደለም በየጊዜው በየሁኔታው በቦታው ምክንያት የመቀየር ሁኔታዎችን አያለሁ። ስለዚህ ይሄንን የሚመስል ድምጽ ብዬ መናገር በቃል አልችልም የተለያዩ ድምጽ እየሰማሁ ነው። ስለዚህ ድምጾች ራሱ በረፋቸው በረፋቸው እና ከለር ውበት አላቸው